ለበጎ አድራጎት አዎ ሰርቼ አውቃለሁ ግን ይሄንን ስራ ሰርቼ የማውቀው በግሌ ነው። እንጂ በተደራጀ ወይንም የሆነ የበጎ አድራጎት ድርጅት አቋቁሜ አይደለም። በግሌ ነው ሰርቼ የማውቀው የሚሆንበት ምክንያት ምንድነው? ያው አንዳንድ ጊዜ የተቸገሩ ሰዎችን ታያለህ ወይንም የታመሙ ሰዎችን ታያለህ። አንዳንድ ጊዜ በጉልበት ልታግዛቸው ትችላለህ አንዳንዴ በገንዘብ ልታግዛቸው ትችላለህ። አንዳንዴ በሀሳብ ልታግዛቸው ትችላለህ አንዳንዴ በሞራል ልታግዛቸው ትችላለህ። አንዳንዴ ደግሞ ብቻ ዝም ብለህ ማጽናናት ብቻ በቃ ዝም ብሎ ብቻ የሆነ ሞራል መስጠት ሊሆን ይችላል። እና በእነዚህ በእነዚህ ምክንያቶች በጎ አድራጎት ልታደርግ ትችላለህ። ያው በጎ አድራጎት የምንለው ነገር ከትርጉሙም እንደምንነሳ። ምንም ምላሽ ሳንጠብቅ ወይንም ምላሹን ከፈጣሪ ብቻ ጠብቀን ወይም ከሌላችን ጠበቀን ከሰዎቹ ምንም አይነት ክፍያ ሳንፈልግ የሆነ እኛ በሰጠናቸው ነገር ለእነሱ ምንም መልስ የማይሰጡን ከምስጋና ውጪ ያ ነገር ሊሆን ይችላል። እና ስለዚህ በጎ አድራጎት የሚባለው ያ ነገርም እስከሆነ ድረስ በተለያዩ ነገሮች በጎ አድራጎት አድርጌ አውቃለሁ ብዬ አስባለሁ። ያው ደከማ ሰዎች ይኖራሉ እነሱን በጉልበት ታግዛለህ ብቻ በጉልበት የሚታገዝ ብዙ ነገር ይኖራል ልብሳቸውን ማጠብ ሊሆን ይችላል። እኔ ደግሞ በምኖርበት ከዚህ በፊት በምኖርበት የግብርና ስራ አካባቢ ስለነበረ የገጠር ማህበረሰብ ስለነበር የነሱን የግብርና ስራዎች ማገዝ ሊሆን ይችላል። እርሻቸው ላይ ሲያርሱ ወይንም ሰብሎችን ሲሰበስቡ ያኔ መሰብሰብ ሊሆን ይችላል ይሄ ለእነሱ ትልቅ በጎ አድራጎት ነው። በዚህ በዚህ ማለት ነው ደግሞ አንዳንዶች አሉ ሀሳብ የሚያጥራቸው ሰዎች የሚያማክሩት ያጡና እነሱን በሀሳብ መደገፍ የተለያዩ ጭንቀቶቻቸውን መካፈል ሀዘኖቻቸውን መካፈል ይህም በጎ አድራጎት ነው ብዬ ስለማስብ ማለት ነው። ደግሞ ሞራል የሚያንሳቸው አሉ ስራውን ይችሉታል ግን ያንን ስራ ለመስራት ሞራል ያንሳቸዋል። ያንንም ያለምንም ክፍያ ያለምንም ነገር ሳልጠይቅ እነሱን አብሽሮ ይቻላል ምንም ችግር የለውም አትፍሩ ቀላል ነው ትችላላችሁ ብሎ ማውራት። ሞራል ብቻ መስጠት ማለት ነው በዚህ በዚህ አግዛችኋለሁ ማለት ነው ያ ለእነሱ ትልቅ መነሳሳትን ይፈጥራል። ትልቅ የሆነ ሞራልን እችላለሁ ይሄ ማለትን ነገር እንትን ይላል ይህ ያው አነቃቂ ንግግር ወይንም እነሱን ማነቃቃት ሳይሆን በቃ በነጻነት እንዲህ የሚችሉ ማሳየት የሆነን ነገር ማሳየት ማለት ነው። እና ይሄን ይሄን ይመስላል ያው አብዛኛው ሰው በጎ አድራጎት ሲባል የሆነ ማዕከል ከፍቶ የሆነ ድርጅትም አቋቁሞ በዛ ብቻ አገዝ የሚቻል ይመስለዋል ማለት ነው። እንዴ? እኔ ግን ይህ ብቻ አይደለም በጎ አድራጎት በግልህ ማድረግ የምትችለው ነገር ነው በግልህ ልታደርገው ትችላለህ። ያ ደግሞ የበለጠ እርካታ ይኖረዋል በግልህ ሲሆን የሆነን ለይተህ ወይ አረጋውያን ወይ ህፃናት ወይ ወላጅ ያጡ ምናምን ምናምን ብለህ አትከፋፍለውም የተቸገረ ሰው ካየህ የታመመ ሰው ካየህ ትጠይቀዋለህ። ታሳክመዋለህ ሀሳብ መስጠቱም ሀኪም ጥሩ መረጃ መስጠትም ጥሩ ሀኪም ቤት መጠቆምም ራሱ በሱም ነገር ትልቅ ነው። ህክምና የሚፈሩ ሰዎች አሉ እነሱን ታክመህ ካወቅክ ለምሳሌ ኦፕሬሽን ሰርጀሪ መሰራት የሚፈሩ ሰዎች አሉ እሱን እኔ እንደዚህ እንደዚህ ተሰርቼ ነበር እኮ ይሄ ቀላል ነው። ምንም ችግር የለውም እዚህ እዚህ ቦታ ውሰዱት። ማለቱ ይሄም ትልቅ በጎ አድራጎት ይመስለኛል። እና በእነዚህ አይነት ስራዎች በበጎ አድራጎት እሳተፋለሁ ማለት ነው። ያው በድርጅት ከሆነ ቀላል ነው በገንዘብ ያንን ድርጅት መደገፍ ነው ድርጅቱን ያቋቋሙት ሰዎች የተወሰኑ ሰዎች ይኖራሉ። ሌላኛው ማህበረሰብ ደግሞ ለድርጅቱ የሚያስፈልገውን ግብአት በገንዘብ ሊሆን ይችላል እንዲሁም በአይነት ሊሆን ይችላል። ያንን ማድረስ ይቻላል ማለት ነው በዛ ሊያግዝ ይችላል ያው ሁሉም ሰው የተለያየ የራሱ መንገድ ይኖረዋል የሚያግዝበት እኔ ግን ይሄን ኢንዲቪዥዋል ወይም በግል ያለውን እመርጣለሁ ማለት ነው። ይሄን እኔ ተመራጭ ነው።

"የምትወደው ቁጥር ስንት ነው?" በጣም ደስ የሚልና የሚያዝናና ጥያቄ ነው፤ እንዲሁም ፈገግ የሚያስብል ጥያቄ ነው። ይሄን ያልኩበት ምክንያቱ ምንድነው? ያው ስልኬ ላይ የሆነ ያው ስልክ ላይ የማደርገው ፎንት አለ። ወልፔፐር ማለት ነው። እና እሱ ላይ የሆነ ያደረኩት ቁጥር ነበረ። እሱን ስላስታወሰኝ ነው። ለምን እንዳደረኩት ያው ስለዚህ ወድጄው ነው ማለት ነው። ብቻ ዘጠና አራት ይላል፤ ዘጠና አራት የሚለውን ቁጥር ስልኬ ዌልፔፐር ላይ አድርጌውአለው ማለት ነው። እና ዘጠና አራት የሚል ቁጥር አለ ማለት ነው ስልኬ ስክሪን ላይ። ለምንድነው ያደረኩት እሱን? የስልኬ የስልክ ቁጥሬ ማለት ነው የስልክ ቁጥሬ የመጀመሪያው ቁጥር ነው። ዘጠና አራት ብሎ ነው የሚጀምረው የኔ ስልክ ቁጥር ማለት ነው፤ እና ለዛ ነው መሰለኝ እሱን ያደረኩት። እና ዘጠና አራት እኔ የምወደው ቁጥር ነው ማለት ነው። ያው ግን እኔ አይመስለኝም ነበር እንደዚህ ያው አብዛኛውን ለፊደሎች ላይ ነው የትኛው ፊደል ብዬ እንትን የምለው፤ ግን በዚህኛው አላሰብኩትም ነበር፤ ግን የምወደው ስለሆነ ነው መሰለኝ ቁጥሩንም ያደረኩት እና ከጥያቄው ጋር ሲመጣ ደግሞ እዚህ በጣም ገረመኝና ለማንኛውም እኔ የምወደው ቁጥር ዘጠና አራት ነው። ያ የሆነበት ምክንያት ደግሞ የስልክ ቁጥሬ የመጀመሪያ ቁጥር ስለሆነ ነው። ይሄን ይመስላል ማለት ነው። ያው የተለያየ ሰው የተለያየ የሚወደው ቁጥር ይኖረዋል በርግጥ፤ ያም ደግሞ የሚወድበትም የተለየ ምክንያት ይኖረዋል። ለኔ ግን ዘጠና አራት የሚለው ቁጥር በጣም የምወደው ቁጥር ነው ማለት ነው።

የሽያጭ ግብ አሉ? ያው ሁሉም ሰው የራሱ የሆነ የሽያጭ ግብ ይኖረዋል። የተለያየ ሽያጭ ግብ ይኖረዋል ማለት ነው። ያው እኔ እንኳን በርግጥ ነጋዴ አይደለሁም የሽያጭ ግብ የሉኝም። ምናልባት የግብ ግቦች ነው ሊኖረኝም ይችላል። የተለያዩ መሳሪያዎችን ልገዛ እችላለሁኝ ኤሌክትሮኒክስ መሳሪያዎችን ልብሶችን እንደዙም። ያው ወቅቱን ያማከሉ የተለያዩ ነገሮችን ልገዛ እችላለሁ ማለት ነው። ያው ግን የሽያጭ ግቦች አብዛኛው ቁጭ ትርፍ ይመስለኛል። የሽያጭ ግብ ትርፍ ደግሞ በተለያየ መንገድ አንደኛ ዋጋ በመጨመር ትርፍ ይገኛል። ሌላኛው ደግሞ ብዙ በመሸጥ ትርፍ ይገኛል ማለት ነው። እና ሽያጭ ግቦች እነዚህ እንደሆኑ አውቃለሁ። ያው ወደፊት ነጋዴም የመሆን ሀሳብ አለኝ። ያው እንግዲህ በተለያዩ ስራዎች ሰሰስፉል ከሆንኩና የመጀመሪያ ኢንቨስት የማደርገው ገንዘብ ካገኘሁ ያኔ የሽያጭ ግቦችን እነዚህ ግን ብዙ በመሸጥ ወይንም የሰው ብዙ ፍላጎት ካለ ያንን ፍላጎት በመሟላት እና ብዙ በመሸጥ የሚገኝ ትርፍ ያረካኛል። ለኔ ምክንያቱም ዋጋ መጨመር ጥሩ ስላልሆነ ማለት ነው። የሀገርንም ኢኮኖሚ የግልንም በጀት ስለሚጎዳ ማለት ነው። እና በአጠቃላይ የሽያጭ ግብ በአሁኑ ጊዜ የሉኝም ወደፊት ግን ይኖረኛል ብዬ አስባለሁ። ምክንያቱም ወደፊት ነጋዴ መሆን ስለማስብ

ከስራ ምኞቶቼ ውስጥ ያው አንደኛውና ዋናው ጥሩ ሰራተኛ መሆን ነው ፈሪያማ ውጤታማ ይሆናል ሰራተኛ መሆን እሱ ትልቁ ምኞቴና ዋነኛው ምኞቴ ነው። ፈጣሪ የሆነ አዲስ ነገር በስራው ላይ የሚያመጣ አዲስ ነገር ማለት ጠቃሚ ነገር ማለቴ ነው። በስራው ላይ ጠቃሚ ነገር ወይንም ስራውን ለምሳሌ አንድ ሰዓት በተለመደው አንድ ሰዓት መስራት ወይንም አንድ ሰዓት የሚፈጅ ሰው ከሆነ ያንን ስራ ለመጨረስ እኔ ቢያንስ አርባ ደቂቃ እንዲሁም ወደ ሰላሳ ደቂቃ ማምጣት ይህ አንድ መፍጠር ችሎታ ነው ማለት ነው። በስራውን በማሻሻል ማለት ነው በደንብ ከሰአትም አንፃር ከጥራትም አንፃር ከጥራትም አንፃር የተለያዩ የስራ አይነቶች ይኖራሉ የተለያየ የጥራት ደረጃ ይኖራቸዋል በቃ በጥራት ስራውን በፍጥነት እንደዚህ አይነት ሰራተኛ መሆን አንዱ ህልሜ ይሄ ነው። ሌላኛው የተረጋጋ የሆነ ገቢ ማግኘት የሚችል ወይንም ከፍተኛ ተከፋይ ማለት ነው። በስራዬ ውጤታማ ከሆንኩ በአጭር ጊዜ ወደ አጭር ጊዜ ከመጣሁት የስራ የጊዜ እርዝማን ይሁን የሚያልቅበትን እንዲሁም የተሻሻለ ስራ ጥራት ያለው ስራ መስራት ከቻይም በዚህ መንገድ ደግሞ ጥሩ ተከፋይ ወደ መሆን ከፍተኛ ተከፋይ ወደ መሆን መሄድ ማለት ነው። እናም እንደነዛ አይነት ስራዎችን የስራ ምኞቶች አሉኝ ማለት ነው። ሌላኛው የምፈልገውን ከእኔ ጋር ማች የሚያደርገውን ስራ መስራት ማለት ነው። የኔ ተሰጦ ያለበትን የኔ ችሎታ ያለበትን ስራ መስራት ማለት ነው። ለምሳሌ እኔ ትኩረት የማድረግ ስራ አለኝ እና ይህ የዚህን አይነት ስራ ፈልጎ መስራት ለኔ በጣም ጥሩ ይመስለኛል ማለት ነው ምክንያቱም ሰው ከችሎታው ከተገናኘ ችሎታ ያለውን ስራ ችሎታው የሆነን ስራ መስላት ከቻለ ስራው ውጤታማ ይሆናል ፍሬያማ ይሆናል ማለት ነው። ሰውየውም እድገት ይኖረዋል ትርፋማ ይሆናል ጥሩ ተከፋይ ይሆናል። በአጠቃላይ ይሄ ነው እና መጨረሻ ላይ ያው ስራ ፈጣሪ መሆን እፈልጋለሁ። ያው ለኔም ብቻ ሳይሆን ለብዙ ሰዎችም ለመትረፍ ማለት ነው ከዛም አልፎ ለሀገርም ጥሩ ገቢ የሚያመጣን ስራ መፍጠር ማለት ነው ያው ኢንተርፕረነር እንደሚባለው ማለት ነው ስለዚህ የእነዚህን ምኞቶች አሉኝ ማለት ነው። ወደፊት ባለኝ የስራ አለም ውስጥ ማለት ነው

ከፀሀይ እንዴት ትጠበቃለህ? ያው ፀሀይ ለተለያዩ ነገሮች ትጠቅማለች ፀሀይ ብርሃን አስፈላጊ ነው ለሰዎችም ሆነ ለእጽዋቶች እድገት አስፈላጊ ነው፤ አስፈላጊ ከመሆኑም ጋር በተጨማሪ ደግሞ ለአደጋ ሊያጋልጥ ይችላል ማለት ነው፤ ሙቀቱ ከፍተኛ በሚሆንበት ሰዓት ከፀሀይ ብርሃን ቆዳን መጠበቅ ያስፈልጋል እንደውም ራስን መጠበቅ ያስፈልጋል ማለት ነው፤ ያ ማለት አንደኛ የፀሀይ ሙቀት በጣም ከፍተኛ ከሆነ የቆዳ ድርቀትን ሊያመጣ ይችላል እንዲሁም የጤና ችግር ሊፈጥር ይችላል ማለት ነው ከፍተኛ የፀሀይ ሙቀት ካገኘን ያኔ መጠበቅ ያስፈልጋል ማለት ነው፤ ለዚህም የሚረዱ የአንዳንድ ነገሮችን አደርጋለሁ፤ የመጀመሪያው ጃንጥላ መያዝ ነው፤ በፀሀይ ጊዜ የእግር እንቅስቃሴ የማደርግ ከሆነ በእግሬ የምንቀሳቀስ ከሆነ ጃንጥላ ይዤ በመንቀሳቀስ በሱ የፀሀይ ብርሃን ሙቀትን መቀነስ እችላለሁ ማለት ነው። ሌላኛው የተለያዩ ልብሶችን መልበስ ነው ያው በፀሀይ ለፀሀይ የሚሆኑ ልብሶችን መርጦ መልበስ ነው ሶስተኛው ደግሞ ቤት ውስጥ መሆን ነ፤ ወይንም ነፋሻማ አየር እንዲኖር ማድረግ ነው የሰላም ቦታ ሆነ ለምሳሌ ቬንተሬተር የሚባለውን ቴክኖሎጂ ብንጠቀም እሱ አንድ ከፀሀይ ሙቀት ሊከላከለን ይችላል ያው ከፀሀይ ቢባልም የፀሀይ ሙቃት ቤቱም ውስጥ ሆነን ሊያገኘን ስለሚችል ማለት ነው፤ ስለዚህ ጥላዎች በመሆን ለምሳሌ ዛፎች ሊኖሩ ይችላሉ የዛፍ ስሮች በመሆን የተለያዩ ተራራዎች ወይም ዋሻዎች ሊኖሩ ይችላሉ ዋሻዎች ውስጥ ፀሀይም ሙቀት ከፍተኛ በሚሆንበት ሰዓት ዋሻ ውስጥ መግባት ሊሆን ይችላል እንደዛ በማድረግ ወንዱም ቀኑ በጣም ፀሀይማና የማያንቀሳቀስ ከሆነ ገበያዬም ለመውጣት ለምሳሌ እኔ አንዳንድ ቦታዎች አውቃለሁ በሀገራችን ኢትዮጵያ እንዴ ትግራይ ያሉ አካባቢዎች እንዲሁም እንደ ሶማሌ ጅጅግ ያሉ አካባቢዎች ገበያ በምሽት እንደሆነ የሚወጡት አንዳንድ መረጃዎች ደርሰውኛል በተለይ ሱማሌ ገበያ ማታ ላይ ነው የምትወጣው ምክንያቱም ቀን ላይ የፀሀይ ሙቀት በጣም ከባድ ስለሆነ ማለት ነው እና በእንደዚህ አይነት መልኩ ከፀሀይ ትጠበቃለህ ማለት ነው ያው እኔም ይህንን ነገር እተገብራለሁኝ ማለት ነው በአብዛኛው ያው ቤት ውስጥ መሆን ቀን ላይ ወይም ቀትር ላይ ማለት ነው ወይንም ዛፍ ስር ማሳለፍ ስራም ከሆነ የተወሰነ ምሳዬ በሉ እረፍት ማድረግ ያስፈልጋል ማለት ነው፤ ያው የሰው ልጅ ጤናውን መጠበቅ ስላለበት ውጤታማ የሆነ ሰው ምርታማ ውጤታማ የሚሆነው መጀመሪያ ጤናማ ሲሆን ማለት ነው ስለዚህ ጤናማ ሰው ስለሚያስፈልግ ጫና ባለማድረግ እነዚህን ነገሮች መተግበር ይፈልግ ያስፈልጋል ማለት ነው ስራውን ብቻ ሳይሆን ጤንነትንም የጠበቁ ለምሳ እረፍ ብሎ በዛውም ፀሀይ ሙቀትን ማሳለፍ ይቻላል ማለት ነው እና በአጠቃላይ ያለው ነገር ይሄንን ይመስላል በእንደዚህ አይነት መልኩ ራሴን ከፀሀይ እጠብቃለሁ ማለት ነው።

አዎ በስልኬ ገንዘብ እልካለሁኝ። ያው ቴክኖሎጂ የሚባለው ነገር በጣም ጥሩ ነው በአሁኑ ጊዜ የሰው ልጅ ህይወት በማቅለል ረገድ ያለውን ብንመለከት በጣም ጥሩ ነው ማለት። ምክንያቱም ለምሳሌ እኔ አንድ ወዳጄ ቢቸገርብኝ አሁን የሆነ ቦታ ወይ በሌቦች ቢዘረፍ ወይንም ድንገት ገንዘብ ቢያስፈልገውና ባይኖር ወይም ስልኩ ቻርጅ ቢዘጋበት እና እሱ ማስተላለፍ ባይችል ወይንም ድንገት ብሎክ ቢደረግበት ስልኩ ገንዘብ ማስተላለፍ ባይችል በነዛ ምክንያቶች እኔ ገንዘብ ቀጥታ መላክ እችላለሁ ማለት ነው። እና ይህ ነገር ይሄ ቴክኖሎጂ ዘመናችን ካፈራው እና ማመስገን ያለብን ጊዜያችን ነው ብዬ አስባለሁ። እኔ አሁን ሁሉም በሚባል ደረጃ ገበያዬ ግብይት በማደርግበት ደረጃ ሁሉም በሚባል ደረጃ ሁሉም ግብይቶችን ማለት ነው ከተወሰነ መጠን በላይ ያለ በር በስልኬ ነው የምልከው ገንዘብ የማስተላልፈው ማለት ነው። ካሽ መያዝ አይጠበቅብኝም ባንክ ቤት ሄጄ ወረፋ መጠበቅ አይጠበቅብኝም ወይንም ኤቲኤም ይዤ ኤቲኤም ማሽን ጋር ሄጄ መቆም አያስፈልገኝም ማለት ነው። ቀጥታ ስልኬን የተወሰኑ ኮዶችን ጽፌ መላክ እችላለሁ ማለት ነው እና ስለዚህ ቴክኖሎጂ በጣም ጠቃሚ ነው ብዬ አስባለሁ። ያው በዛውም ልክ ጥንቃቄ ያስፈልገዋል ለምሳሌ በስልክ ካርድ መሙላት ከተቻለ እንደዚሁም ገንዘብ ማስተላለፍ ከተቻለ አንዳንድ ጊዜ አንዳንድ ሰዎችም ሴሉ እንደሰማሁት ሲወጣ የምታየው ቁጥሩን ነው ስለዚህ ቁጥር ደግሞ የተለመደ ነው አንድ ሚሊየን ብለህ ብትጽፍ አንድ ሚሊየን ብር በእጅህ ይዘህ ብትሰጥና አንድ ሚሊየን በስልክ ብታስተላልፍ በጣም ልዩነት አለው። በሰው ልጅ አእምሮ ላይ የሚጫወተው ይሄ ቁጥር ስለሆነ ሳታውቀው ብዙ ብር ልታጠፋ ትችላለህ። እንዲሁም ካርድን በመሙላት ከስልክ ላይ ቀጥታ ከሆነም በማንኛውም ሰዓት ስለምታገኘው አክሰሱን ብዙ ብር ልታጠፋ ትችላለህ። እና አጠቃቀም ላይ ጥንቃቄ ማድረግ አለብህ ብለው የሚመክሩ ሰዎች እንዳሉም አውቃለሁ በሀሳባቸው እኔም እስማማለሁ። ግን ደግሞ አጠቃላይ ካየነው የትኛውም ነገር ጥቅምም ጉዳትም እስካለው ድረስ ያንን ጥቅም እና ጉዳት ለይተን መጠቀም የኛ ምርጫ ነው ብዬ አስባለሁኝ። እና ያው በስልክ ገንዘብ መላኩ የተወሰነ ጉዳት ቢኖሩትም ለኔ ግን በአብዛኛው ጥቅሞቹ ተመችተውኛል ያው ጥቅም እና ጉዳትን ለይቶ መጠቀም የኛ ድርሻ ነው ብዬ አስባለሁኝ። ስለዚህ ያ ማለት ሁሉም ነገር ጥቅም ጉዳትም ስላለው ማለት ነው። እኛ ጥቅማችንን ካላወቅን ብዙ ጉዳት ያለው ነገር ስለሚኖር ማለት ነው ስለዚህ ጥቅም እና ጉዳቱን ለይቶ መጠቀም ጥሩ ነው። በስልኬው እኔ ገንዘብ ድካል አለሁኝ ይህም ነገር ተመችቶኛል ማለት ነው

አሁን አዳዲስ የስራ ግንኙነቶችን እፈጥራለሁ ምክንያቱም አስፈላጊ ነገር ስለሆኑ ያው በስራ ግንኙነት ጊዜ አዳዲስ ስራ። አዳዲስ የስራ ግንኙነቶችን መፍጠር ያስፈልጋል ምክንያቱም ያው ለስራ እድገትም ሲባል የተለያዩ ግንኙነቶችንም ለማስፋት ሲባል ለግል እድገትም ሊሆን ይችላል ለድርጅቶች እድገትም ሊሆን ይችላል እነዚህ አዳዲስ የስራ ግንኙነቶችን መፍጠር ያስፈልጋል ማለት ነው። እነዚህ ደግሞ እንዴት ይፈጠራሉ? ያው ከተለያዩ ሰዎች ጋር አብረን እንውላለን ታክሲ ላይ ከሰዎች ጋር ልንገናኝ እንችላለን። ስራ ቦታ ጋር ከተለያዩ ሰዎች ላይ ልንገናኝ እንችላለን በአሁኑ ሰዓት ደግሞ ማህበራዊ ሚዲያ ጋር ከተለያዩ አለም አቀፍ ከሆኑ ሰዎች ጋር እንገናኛለን ማለት ነው። እነሱ ጋር በምንገናኝበት ጊዜ አዳዲስ የስራ ግንኙነቶችን መፍጠር እንችላለን ማለት ነው። ለምሳሌ እኔ ይሄን ስራ ያገኘሁት ኦንላይን ነው ልጁን በአካል አላውቀውም ሪፈር ያደረገኝን ልጅ ማለት ነው የትም አንተዋወቅም የተገናኘነው ኦንላይን ነው። ቴሌግራም በሚባለው ማህበራዊ ሚዲያ ነው የተገኘነው እዚያ ላይ በጣም እከታተለው ነበር። ልጁን ይሄን ስራ ሪፈር አደረገኝ ማለት ነው። እና ስለዚህ ኦንላይን ላይ በተለይ ታማኝ ሰዎችን እንትን በማለት አዳዲስ የስራ ግንኙነቶች መፍጠር ያስፈልጋል ማለት ነው። ስለዚህ እዚያ ላይ ችግሩ ምንድነው? ታማኝ የትኛው ነው የሚለውን መለየቱ ነው። በአካል ከሆነ ችግር የለውም። ሰውየውን በቅርብ የምናውቀው ከሆነ ወይም የሆነ የሚታይ ነገር ይኖሯዋል ኦንላይን ሲሆን ግን ትንሽ ሊያስቸግር ይችላል የሚታይ ነገር ላይኖረው ይችላል ማለት ነው። ስለዚህ ታማኝ አሁን ለምሳሌ እኔ የጠቆመኝን ልጅ ታማኝነቱን አውቃለሁ በሌላ ስራዎችም ተገናኝተን ስለምናውቅ ማለት ነው ስለዚህ ታማኝነቱን ለይቶ ኦንላይን ላይ በደንብ ግንኙነታችን መፍጠር ይቻላል ማለት ነው። ስለዚህ አዳዲስ የስራ ግንኙነቶችን መፍጠር በጣም ጥሩ ነው። ገቢን ለማሳደግ ራስንም ለማሳደግ እንደውም ድርጅትን ለማሳደግ ለሀገር ልማትም ለተለያዩ ነገሮች በጣም ጠቃሚ ነው። ብዬ ስለማስብ አዳዲስ የስራ ግንኙነቶችን እፈጥራለሁ ማለት ነው

ወይስ በእርሳስ ትጽፋለህ ያው እንግዲህ በብእር መጻፍም ወይም በእርስ መጻፍም ይቻላል ሁለቱም ቀለምን ወረቀት ላይ ለማስቀመጥ ሀሳብን ወረቀት ላይ ለማስቀመጥ ያግዛሉ ስለዚህ ደግሞ የሁለቱም የተለያየ ጥቅም ይኖሯቸዋል እንዴ? የተለያየ ጥቅም ቢኖራቸው ነው እርሳስ እና ብእር ተብለው የተጠሩትም ማለት ነው። ከዛ ጥቅማቸው አንፃር በሁለቱም ልጽፍ እችላለሁ ለምሳሌ በእርሳስ በፈተና አንዳንድ ጊዜ ፈተናዎች ላይ በእርሳስ መጽሐፍ ግዴታ የሚሆንባቸው ፈተናዎች አሉ። ያ ህግ ባለበት ሰዓት እርሳስን መጠቀም ግዴታም ስለሚሆን በእርሳስ እጽፋለሁ ማለት ነው። ሌላኛው በእርሳስ የምጽፍበት አጋጣሚ ምንድነው? ስዕሎችን ለመሳል በእርሳስ ይጻፋል ምክንያቱም እየዛው ላይ በማጥፋት ለማስተካከል ስለሚያገለግል ማለት ነው። ታጠፋለህ ከዛ ታስተካክላለህ ስህተትህን እንደዚህ እያልክ ጥሩ ነገር ለመሳል ማለት ነው። መጨረሻ ላይ በብእር ደግሞ ጎላ አድርገህና ደመቅ አድርገህ ለማስታወቂያዎች ሊሆን ይችላል። የሆነ የምትለጥፈው ቦታ ካለ ያንን ጽፈህ የሆነ ቦታ ላይ ግድግዳ ላይ ሊሆን ይችላል። በደማቁ እንዲታይ ከሆነ በበር ትጽፋለህ እንዲሁም ወረቀትም ላይ መስመር ለማድረግ እና በደማቁ እንዲታይ ልታደርግ ትችላለህ። እንደውም ከላይ ከመጀመሪያ ገጽ ላይ የሆነ ጽሁፍ ላይ የመጀመሪያው ገጽ ላይ በደንብ ጎልቶ እንዲታይ አድርገህ መጽሐፍ ከፈለክ ያኔ በብእር እጽፋለሁ ማለት ነው። ሁለቱንም እንደ አማራጭ በመጠቀም በሁለቱም እጽፋለሁ ማለት ነው። ያው አብዛኛው ግን በብእር መጽሐፍን እመርጣለሁኝ። በአብዛኛው ከተባለ ግን ሁለቱንም እጠቀማቸዋለሁኝ ለጽሁፍ አገልግሎት ሁለቱንም አገልግሎት ላይ አውላቸዋለሁ ማለት ነው።

ስለ ፀጉርን መንከባከብ ትወዳለህ? ወይ እንደ አጠቃላይ ንፀናም መጠበቅ እወዳለሁ። ምክንያቱም ንጽህና መጠበቅ ለጤንነት ጥሩ ነው። ሰው ንጽህናውን ከጠበቀ ጤንነቱን ጠበቀ ማለት ነው በተዘዋዋሪ ጤንነቱን እየጠበቀ ነው ያለው ማለት ነው። እንዲሁም ንጽህናውን ሲጠብቅ ከሰዎችም ጋር አብሮት ሲሆን የሌሎችም ጤንነት ይጠበቃል ማለት ነው። ምክንያቱም ንጽህና በማይጠበቅበት ሰዓት ፀጉሬን በየጊዜው ካልታጠብኩ መጥፎ ሽታ ሊኖረው ይችላል ያ ደግሞ ከእኔም አልፎ ሌሎች ሰዎችንም ሊረብሽ ይችላል ማለት ነው። እና ይሄ ነገር በጣም ሊታሰብበት የሚገባ እና ንጽህና ላይ በጣም ትኩረት ማድረግ እንደ ሚያስፈልገን ማለት ነው። ምክንያቱም ከእኛም አልፎ ሌላ ሰውም የሚያስቸግር ሊሆን ስለሚችል ማለት ነው። እና በሳምንት ቢያንስ ሶስት ጊዜ ቢያንስ ቢያንስ ማለት ነው ቢያንስ በሳምንት ሶስት ጊዜ ፀጉሬን እታጠባለሁ እንከባከበዋለሁ። በተጨማሪ ደግሞ የተለያዩ የመታጠቢያ መሳሪያዎችንም ሆነ ቅባቶችን መርጦ መጠቀም ያስፈልጋል ምክንያቱም አንዳንዶቹ ወደ ራሰ በራነት ሊወስዱ ይችላሉ ማለት ነው። አንዳንዶች ቅባቶች ወይንም አንዳንዶች ሳሙናዎች ማለት ነው ስለዚህ እነሱንም መምረጥ ግዴታ ነው። ከመታጠብም ባሻገር እና ፀጉሬን መንከባከብ በአጠቃላይ እወደዋለሁ ማለት ነው። የምወደው እና ዴስ የሚለይ ተግባር ነው ማለት ነው። ፀጉሬ መንከባከብ

ቅጽል ስም አለህ ወይ? ቅጽል ስም ማለት እንግዲህ ያው ሰዎች የመታወቂያ ስማቸው ይኖራል የመታወቂያ ስማቸው ማለት ኖርማል ወይም የተለመደ የሚገለገሉበት ስማቸው ነው ማለት ነው። እና ያ ስማቸው መደበኛ ነው በመደበኛ የሆነ ስማቸው ነው ይህ የትኛውንም አገልግሎት ሲያገኙ የሚያገኙት በመታወቂያ ስማቸው ነው ማለት ነው። ምክንያቱም መዴበኛ ስማቸው ስለሆነ ከዛ ውጪ አይታወቁም ማለት ነው። ምክንያቱም መታወቂያ ላይ ያለ ስም ግዴታ የትኛውም አገልግሎት በዛ ያገኛሉ። ግዴታ መደበኛው ወይም ትክክለኛው ህጋዊ የሆነ ስማቸው የእነሱን ማንነት የሚገልጸው ስማቸው ያ ስለሆነ ማለት ነው። ቅጽል ስም ማለት እንግዲህ ከዛ በተጨማሪም አንዳንድ ጊዜ በሃይማኖት ሊወጣ ይችላል ቅጽል ስም አንዳንድ ጊዜ በእናት ወይንም በአባት በቅጽል ስም ወይንም እናታችን ወይንም አባቴ በቅጽል ስም የሊድ ማለት ነው። ሌላኛው ጓደኛዬ የሚወድኝ ከሆነ ለኔ ቅጽል ስም ይኖረዋል ማለት ነው። ሌላኛው ደግሞ ወይም ጓደኛ የሴት ጓደኛ ወይም በዘመናዊ ቋንቋ ፍቅረኛ በሚባለው እሷ የምትጠራበት የራሷ የሆነ ቅጽል ስም ይኖራታል ማለት ነው። ከዚህም በተጨማሪ በሃይማኖት ለምሳሌ በእስልምና ሸህ ይባላል ወይም ኡስታዝ ይባላል ማለትም እንደዚህ አይነት ቅጽል ስም በክርስትና ብነሄድ ደግሞ ቄስ ወይም መምህሬ ይባላል ማለት ነው። እና በእነዚህ ቅጽል ስሞች አሉ ማለት ነው። እና እነዚህ ቅጽል ስሞች ይኖራሉ ከእነዚህ ውስጥ እኔ ቀፅል ስም የለኝም የምጠራው ዳውድ በሚባለው በኖርማል ስሜ ነው። በሱ ስሜ በተለመደውና በመታወቂያ ስሜ ነው የምጠራው ማለት ነው። ያው እንግዲህ አንዳንድ ሰዎች ቅጽል ስም ሊኖራቸው ይችላሉ ወደፊት ቅጽል ስም ሊኖረኝ ይችላል ብዬ አስባለሁ የማዕረግ ሊሆን ይችላል ወይንም እንግዲህ የሚወዱት ሰዎች ሊያወጡልኝ ይችላሉ ማለት ነው። እኔም እንግዲህ እስኪ እዝ ካየሁኝ ቅጸል ስም አወጡልኝ ልላቸው እኔም ልጠይቃቸው እችላለሁ ማለት ነው። ምክንያቱም ትዝ ትዝ አለኝ ማለት ነው። አሁን እና እንደ አጠቃላይ ቅጽል ስም የለኝም የምትጠራው በመደበኛ ስሜ ነው

ፎቶዎችን የት ታስቀምጣለህ? ፎቶ በምን ሊቀመጥ ይችላል ያው የተለያዩ ቦታዎች ይኖራሉ ፎቶዎችን የማስቀምጥባቸው አንዳንድ ቦታዎች በፍሬም ላስቀምጥ እችላለሁኝ። ፍሬም ሊሆን ይችላል አንዳንዱ ደግሞ ያው በስልኩ ሊያስቀምጥ ይችላል ግን አብዛኛውን በዚህ ጊዜ ስልክ ላይ ነው ፎቶ የሚቀመጠው የስልክ ማስቀመጫ አለ ማጠራቀሚያ እና እዛ ላይ ይቀመጣል ማለት ነው። ስልኬ ላይ ጋለሪ ውስጥ የተለያየ የተለየ ፓስዋርድ ያለው ማስቀመጫ ይኖረኛል የሚደበቅ ፎቶ ከሆነ ዝም ብሎ የተለመደ የፎቶ ከሆነ ደግሞ ዝም ብሎ ይቀመጣል ማለት ነው። ይሄ ስልኬ ላይ እንደውም ቴሌግራም ላይ ደግሞ ምናልባት ስልኬ እንኳን ሪስታርት ቢሆን ወይንም ቢጠፋና ማግኘት ባልችል ቴሌግራም ሴቭድ ሚሴጅ የሚል አለኝ ክላውድ ላይ ማለት ነው እሱ ላይ አስቀምጠዋለሁ ስልኬ ጥፋም የትም የትም ይግባ ከእሱ ላይ ማግኘት ይቻላል ማለት ነው በኢሜሌ ሎጊን አድርጌ ገብቼ ከዛ ላይ ማውረድ እችላለሁ ማለት ነው። ከሀገር ውጭም ብወጣም ሀገር ውስጥም ብሆን ስልኩ የትም ቦታ ልጣለው ጎግል ኢሜሌን ብቻ ኮኔክት በማድረግ ጎግል አካውንቴን በመመለስ ከቴሌግራም ላይ መጠቀም ስለሚያስችለኝ ያ ቦታ ተመራጭ ነው ማለት ነው። ከዛ ውጭ ስቶሬጅ ላይ ሊቀመጥ ይችላል ፎቶ እንዲሁም በፍሬም ሊቀመጥ ይችላል እና የተለያዩ ቦታዎች ሊቀመጥ ይችላል። እኔ ግን ያንን ቦታ የቴሌግራሙን እመርጣለሁ ማለት ነው እዛ ማስቀመጥ ለኔ በጣም ተመርዳጭ ምክንያቱም መቼም ሊጠፋ ስለማይችል ማለት ነው። እዛ ላይ ካለ በየትኛውም ሁኔታና የት ምንም ቢሆን ስልክ ቢቀየር ቢጠፋ ቢበላሽ በሌላ ስልክ ሎግኢን አድርጎ በመግባት ማግኘት ስለሚቻል ማለት ነው

የተበላሸ ነገር ማስተካከል ትችላለህ? ወይ እንግዲህ የተበላሸ ነገር ሲባል ብዙ ነገር ነው የተበላሸ ነገር እንቁጠረው ብንል በየዘርፉ በየዘርፉ ብዙ የተበላሸ ነገር ይኖራል ማለት ነው። በየቡድኑ ብዙ የተበላሸ ነገር ይኖራል። ለምሳሌ የተበላሸ እቃ ሊኖር ይችላል የተበላሸ አስተሳሰብ ከሰዎች ጋር ሊኖር ይችላሉ። የተበላሸ ብቻ እቅድ ሊኖር ይችላል የተበላሸ ሲባል ብዙ ነገር ነው ለምሳሌ ከሰዎች ጋር የተበላሸ አስተሳሰብ ከስው እንነሳ አስተሳሰባቸውን የሆነን ነገር በማይገባው መልኩ ወይንም ያላገባቡ በመረዳት የተለየ ወይንም የተበላሸ አስተሳሰብ ይይዛሉ ማለት ነው። ያንን እንዴት ነው? ማስተካከል የሚቻለው ትክክለኛውን ነገር እንዲረዱት በማድረግ እና እነሱን የተረዱበት ማድረግ ያንን ነገር ማስተካከል ይችላል ማለት ነው። ወደ ተበላሹ እቃዎች ነገሮች ወይም ስንመጣ ለምሳሌ የስልካችን ስልካችንን ነው ስልካችን ከእኛ ጋር አብሮ የሚውል ስልካችን አለ ሁል ጊዜ ቀን በቀን ከእኛ ጋር የማይለየን አብሮንም የሚተኛው ማለት ይቻላል። የትም ቦታ ካፌም ስንገባ ሆነ ምግብ ቤትም ስራ ቦታም ሁሉም ቦታ ብሎ ነው ያለው ስልካችን ነው እና እሱ ነገር ላይ የተወሰኑ የተወሰኑ ነገሮችን ለማስተካከል እሞክራለሁ ሶፍትዌር የሆኑ ነገሮችን እና ቴክኒካል የሆኑ ነገሮችን እነሱን ለማስተካከል እሞክራለሁ ማለት ነው። እና አንዳንድ ነገሮችን ያው የተበላሹ ነገሮችን ያቅሜን ያክል ማስተካከል የምችላቸው ነገሮች አሉ። በብዙ ደግሞ ማስተካከል የማልችላቸውም ነገሮች አሉ። ስለዚህ ያው ማስተካከል ትችላለህ ወይ የሚለው ነገር? ያው ነገር ሲባል ብዙ ነገር ስለሚሆን ማለት ነው ከብዛት አንፃር የተወሰኑ ነገሮችን ማስተካከል እችላለሁ ማለት ነው።

ስጦታ መስጠት ትወዳለህ ወይ? እውነትም ለመናገር ስጦታ መስጣጠት ውዴታን ፍቅርን መተዛዘንን መተሳሰብን አንድነትን የሚያመጡ ነገሮች ናቸው ምክንያቱም ስጦታው ሳይሆን ትልቁ ነገር መተሳሰቡ ነው። ለዛ ሰውዬ ስጦታ ስንሰጠው ያን ሰውዬ ትልቅ አክብሮት እንዳለን ትልቅ ፍቅር እንዳለን ለሰውየው ሰውየው በእኛ ዘንዳ ያ ስጦታውን የምንሰጠው አካል እኛ ዘንዳ ትልቅ ቦታ እንዳለው እና ለእኛ ወሳኝ ሰው እንደሆነ የምናሳይበት መንገድ ነው ማለት ነው። ስለዚህ ስጦታ መስጠት የሚጠላ አለ ብዬ አላስብም ምናልባት የሚጣላ ካለም እኔ ከሚወዱት መካከል ነኝ ስጦታ መስጠት ያስደስተኛል። ምክንያቱም ሰዎችን ማገዝ በራሱ የሚሆነ የሚፈጥረው ልዩ ደስታ አለ ደስ የሚል ነገር አለ ምክንያቱም ያ ነገር እኛ ጋርም የምንሰራው ነገር ለእኛ የማያስፈልግ ነገር ሊሆን ይችላል ለሌላኛው ሰው ደግሞ የህይወቱ ቁልፍ ነገር ሊሆን ይችላል ማለት ነው። ትልቅ ነገር ሊሆን ይችላል እሱ ዘንድ እኛ ጋር ምንም ቀላል ነገር ያንን ማድረግ ለኛ ትንሽ ነገር በቃ ትንሽዬ ነገር የሆነች ምንም የማይረባ ነገር እዚህ ግባ የማይባል ሊሆን ይችላል ከዛኛው በኩል ደግሞ ለእኛ ትልቅ ነገር ሊሆን ይችላል ማለት ነው። ከዛኛው ሰውዬ ከሚቀበለው አካል ማለት ነው እና በአጠቃላይ ያው ስጦታ መስጠት ያስደስታል ማለት ነው። ደስ የሚል ነግር እንደውም ስጦታ ስንሰጥ ወይም ትልቅ ነገር እኛ በጣም የምንወደውን ነገር ልንሰጥ እንችላለን የሚወዱትን ሰው የሚወዱትን ነገር ለሚወዱት ሰው ስጦታ መስጠት ደግሞ ይሄ ትልቅ የፍቅር ማሳያ የአንድነት ማሳያ እና የመተሳሰብ የመቀራረብ የመዋደድን ምልክት ነው ብዬ አስባለሁ። ምክንያቱም አንድ ሰው ስጦታ ሲሰጥ በልቡ ነው የሚያስበው ያን ሰው መጀመሪያ ምን አይነት ነገር ያስደስተዋል በምን ላስደስተው ብሎ አስቦ ነው አውጥቶ አውርዶ ነው ስጦታ የሚሰጠው ማለት ነው። ዝም ብሎ መንገድ ላይ ስላገኘው ወይንም ዝም ብሎ ካልሆነ ነገር ብድግ ብሎ ሳይሆን ከልብ ካለ ጓደኝነት እና አንድነት ወይንም ፍቅር ወይንም ዝምድና ወይንም ቤተሰብነት ሊሆን ይችላል ያንን ስጦታ በሚሰጥበት ጊዜ ደግሞ የሆኑን ነገር ለማሳየት ነው ወይ አድናቆቱን ለማሳየት ነው ወይ ፍቅሩን ለማሳየት ሊሆን ይችላል ወይ ምስጋና ለማመስገን ሊሆን ይችላል ማለት ነው። እና በዛን ሰዓት የተለየ ትርጉም አለው ማለት ነው ይሄ እንግዲህ ስጦታ መሰጣጠት እንደ አጠቃላይ ጥቅሙ ምንድነው ብዬ ነው የማስበው? እኔም ፍቅርን ያመጣል ውዴታን አንድነትን መተዛዘብንን መተዛዘንን እና መተሳሰብን ያመጣል ብዬ ስለማስብ ስጦታ መስጠት እወዳለሁ ማለት ነው

ውሃ ማምጣት ታውቃለህ ወይ? በደንብ አውቃለሁ። ውሃ ራሴ ነኝ የማመጣው። ያው ለራሴ መጠቀም ስፈልግ፤ ለሻወር ሊሆን ይችላል፣ ልብሶች ለማጠብ ሊሆን ይችላል፣ እንዲሁም ለተለያዩ ጥቅሞች ሲያስፈልገኝ ራሴ አመጣለሁ ማለት ነው። ያው እንግዲህ እንደኛ ሀገር ውሃ በተለያዩ ነገሮች ልናመጣ እንችላለን። አንደኛው የፕላስቲክ እቃዎችን በመጠቀም ነው። የፕላስቲክ እቃዎችን በመጠቀም በእነሱ ውሃ ልናመጣ እንችላለን። ለሌላኛው ደግሞ ያው በድሮ ጊዜ ወይንም አሁን ቅርብ አመታት ባለፉት ጊዜ የሸክላ እቃዎችን በመጠቀም ማለት ነው። እንደ ማሰሮ የሚባሉት እቃዎችን በእነሱ በመጠቀም ማምጣት እንችላለን ማለት ነው። ያው በእርግጥ እኔ በማሰሮ ማምጣት አልችልም። አይመችኝም። ያው የዛኔም እኔ አልደረስኩም በሱ ጊዜም። ለመቅዳት ወይም ማነው ውሃ ለማምጣት አልቻልኩም። ያ ማለት ህፃን ነበርኩኝ ማለት ነው። ግን በፕላስቲኮች ማመላለስ እችላለሁ ማለት ነው። ያው እንግዲህ ራሴን ለመቻል ራሴን ለማግዝ ስል የግዴታዬም ቢሆን በፕላስቲክ ውሃዎችን አመጣለሁ ማለት ነው። ልብስም ማጠብ ካስፈለገኝ አጥባለሁ፤ ሻወርም መውሰድ ከፈለኩ ሻወር እወስዳለሁ። እና ውሃ ማምጣት እችላለሁ ማለት ነው። አንዳንድ ጊዜ ደግሞ በጎማም ስበን ልናመጣው እንችላለን። ጎማ አለ ውስጡ ክፍት የሆነ ማለት ነው የውሃ መሳቢያ። እሱን ከቀጥታ ከባንቧ ጋር በመያዝ በዛ ማምጣት እንችላለን። ውሃው ሀይል ካለው እና የማይቆራረጥ ከሆነ ይሄ እንዲያውም ተመራጭ ይመስለኛል። የተለያዩ ባተከቶችን ለማጣጣት ሊሆን ይችላል ወይንም የግንባታዎችን በሚገነባበት ጊዜ ለዛ አቅርቦት ሊሆን ይችላል። ብቻ ያው ውሃ ሲያስፈልገን በእንደዚህ አይነት መልኩ ማድረግ እችላለሁ ማለት ነው። ያው በእንደነዚህ መንገድ ውሃ ማምጣት አውቃለሁ ማለት ነው።

ምን አይነት ጫማ ትወዳለህ? ያው እንግዲህ የተለያዩ የጫማ ሞዴሎች አሉ። እነሱ ጫማዎች ደግሞ ሊመረጡ የሚችሉት ከምን ጋር ነው ከሚለበሰው ሱሪ አንፃር ነው። ለምሳሌ ሱፍ የምትለብስ ከሆነ ቀለል ያሉ ቆዳ ጫማዎችን ትለብሳለህ ማለት ነው ማሰሪያ ላላቸው ቀለል ያሉ ቢሆኑ አሪፍ ሊሄዱ ይችላሉ ማለት ነው። ከሱፍህ ጋር እና በጣም ያምራሉ ማለት ነው። ቆዳ ጫማዎች ከሱፋ ጋር ጅንስ የምትለብስ ደግሞ ከበድ ያለ ጫማ ከተረከዙ ትንሽ ከፍ ያለ ትመርጣለህ ማለት ነው። እና እኔ በአብኛው በጥቁር ከለር ያሉ ጫማዎች ይመቹኛል ተተረከዛቸው ከፍ ያሉና ለስለስ ያሉ ጫማዎች ይመቹኛል ማለት ነው። ቀላል የሆኑ እግር ላይ ቀላል የሆኑ ጫማዎችን እመርጣለሁ ማለት ነው። ምክንያቱም ለእንቅስቃሴም ጥሩ ነው ሙቀትም አይኖራቸውም ለእግርህም ምቾት ይሰጣሉ ማለት ነው። እነዚህ ቀለል ያሉ ጫማዎች ከዚህ አንፃር ቀለል ያሉ ጫማዎችን አይነት እመርጣለሁ ማለት ነው። እነዚህ አይነት ጫማዎችን እወዳለሁ ማለት ነው። ያው ከምለብሰው ሱሪ አንፃር አሪፍ ይሄድብኛል ብዬ ጥሩ ገጽታ ጥሩ ግርማ ሞገስ ይሰጠኛል ብዬ የማስበውን ጫማ እመርጣለሁ። ግን የማይመቸኝ ጫማ ከባድ የሆነ የሆነ ትልቅ ዝም ብሎ እግር ላይ ግድንግድ የሆነ ጫማ አይነት እሱ አይመቸኝም ምክንያቱም አያምርምም ምቾትም አይሰጥምም። ብር ብቻ ነው የሚበላ ብዙ ወጪ ብቻ ዋጋው ብቻ በወድ ትገዛለህ እንግዲህ ለሻጩ ነው እንጂ ጥቅሙ ላንተ ምንም ጥቅም የለውም። ስለዚህ እንደዚህ አይነት ጫማ እኔ ለምን እገዛለሁ አልገዛም እንደዚህ አይነት ጫማ አልወድም። እና ደግሞ ቀይ ጫማ ቀይ ጫማ በህይወቴ በጣም የምጠላው ጫማ ነው ለምን እንደሆነ አላውቅም። ቀይ ጫማ በጣም ይደብረኛል ማለት ነው። ያው እንግዲህ ምርቱን ማስቆም ብችልም እንዳይመረት ላደርግ የምችል ማለት ነው ያው ይሄ ግን የግል ሀሳቤ ነው እዚህ ጋር የምጠቅሰው የግል ሀሳቤ ስለሆነ ችግር የለውም። የግል አስተያየት ነው እና ቀይ ጫማ ከከለር በጣም አይመቸኝም። በአብዛኛው ከከለር ማነው ከቀለም የምመርጠው ጥቁርና ነጭ እንደዚሁም ትንሽፈዘዝ ያለ ቡኒ አይነት የሚባል ማለት ነው እነሱን ጫማዎች በጣም እመርጣለሁ። ያው እንግዲህ ከሚለበሰው ሱሪ ጋር እንዲሄዱ አብዛኛውን በዛ አይነት ነው ጫማ የሚመረጠው ማለት ነው። ጫማ አይነት ልትወድ ምችለው ነው ከምትለብሰው ሱሪ አንፃር ነው። እና ደግሞ ዋጋቸው ቅናሽ የሆነ ጥራት ያላቸው ጫማዎችን በጣም እወዳለሁ ምክንያቱም ቅናሽ ከሆነ እንዴት አልወዳቸውም በጣም እወዳቸዋለሁ ማለት ነው። በቅናሽ እገዛለሁ ጫማዎቹ ጥሩ ናቸው ኦሪጅናል ናቸው ብራንድ ናቸው ፋሽን ናቸው እነሱን እለብሳለሁ እዘነጣለሁ። ግን ጥቂት ዋጋ እከፍላለሁ ማለት ነው እንደዛ ከሆነ በጣም ደስ ይለኛል ርካሽ ሆኖ ጥራት ያላቸው ጫማዎች በጣም እነሱ ተፈልጌ ነው የማላገኛቸው ማለት ነው። ያው ዋናው ነገር በጥቂት ገንዘብ ጥሩ ደስታ ካገኘህ ይህንንም የሚጠላ ሰው አለ ብዬ ስል አላስብም። ያው የኔም ምርጫ እሱ ነው ማለት ነው። እና እንደ አጠቃላይ ቀለል ያሉ ጫማዎችን ጥቁር እና በቀለም ጥቁር እና ነጭ በክብደቴ ደሞ ቀለል ያሉ ጫማዎች ለእግር ምቾት የሚሰጡ ዋጋቸው ቅናሽ የሆነ ግን ጥራታቸው ደግሞ በጣም ከፍተኛ የሆነ ጫማዎችን እነዚህ አይነት ጫማዎች እወዳለሁ ማለት ነው

መዘመር ትወዳለህ ወይ? የሚለን ነው ጥያቄው ያው እንግዲህ መዘመር ማለት ግጥም እየገጠሙ ያንን ግጥም በዜማ ማወደስ እንዲህ ማለት ነው እንግዲህ የሚዘመርለት አካል ብዙ ሊሆን ይችላል ያው እንግዲህ አንዳንዱ ፈጣሪውን እየዘመረ ሊያወድስ ይችላል። አንዳንዱ ደግሞ ጓደኛውን ሊያወድስ ይችላል አንዳንዱ እናቱን ሊያወድስ ይችላል አንዳንዱ ደግሞ አባቱን እየዘመረ ሊያወድስ ሌላኛው ደግሞ ሀገሩን እየዘመረ ሊያወድስ ይችላል ማለት ነው። ስለ ሀገሩ ታሪክ ስለ ሀገሩ ባህል ስለ ሀገሩ ህዝብ ደግነት ስለ ሀገሩ ተፈጥሮ ስለ ሀገሩ ሀያልነት አጠቃላይ ሀገሩን የሚያኮራ ነገር እና ሀገሩን ከፍ የሚያደርግ ነገር ያንን እየዘመረ ሀገሩን ከፍ ሊያደርግ ይችላል። አንዳንዱ ደግሞ ለፈጣሪው ምስጋና በግጥም መልኩ የዘመረ ፈጣሪውን ሊያመስን ወደ ፈጣሪው ምስጋና ሊያቀርብ ይችላል ማለት ነው። ሌላኛው እንግዲህ እናቱን ሊያወድስ ይችላል ማለት ነው። በተለያየ ዜማ በተለያየ እየዘመረ በተለያየ ግጥም የእናቱን ፍቅር የእናቱን ናፍቆት ሊወጣ ይችላል የእናቱ ፍቅር ሊገልጽ ይችላል ማለት ነው። የዳኛው ለአባቱ ሊገጥም ይችላል አባቱን ስለአባቱ ጀግንነት ስለአባቱ ታሪክ ስለአባቱ ገድል እንግዲህ ስለአባቱ ማንኛውንም መልካም ነገር እንግዲህ ኖረውም አልኖረውም ያው እንግዲህ ስለ አባቱ እንትን ሊል ይችላል ማለት ነው። አባቱ ሊዋድስ ይችላል ሌላኛው ፍቅረኛሞች እንግዲህ ወንድም ከሆነ ለሴት ፍቅረኛው ሴትም ከሆነች ለወንድ ፍቅረኛው ያው በመዘመር ልታወድሰው ትችላለች ማለት ነው። እና በአብዛኛው መዘመር ማለት ከእነዚህ ውጪ ሊወጣ አይችልም በነዚህ ናቸው የሚወደስ አካል አለ የሚያወደስ አካል አለ ማለት ነው። ያው ግን የሚወደሰው የተለያየ ግጥም ያ ግጥም ደግሞ በዜማ መልኩ ዜማ ባለው መልኩ ይዘመራል ማለት ነው። እኔ ግን ብዙም ከሚወዱት ሰዎች አይደለሁም ማለት እችላለሁ ይሄ ነገር። ብዙም በእኔ የተለመደ አይደለም ብዙም የምዘምር አይነት ሰው አይደለሁም። መዘመር የምወድም ሰው አይነት አይደለሁም። ምናልባት አልፎ አልፎ አንዳንድ አጋጣሚዎች ላይ ካልሆነ በስተቀር ብዙም መዘመር እምወድ አይደለሁም ማለት ነው

ኦኬ ያው በዓላት ሲባሉ እንግዲህ በአመት የሚመጡና የተለየ አቀባበል የሚደረግላቸው በአመት የሚመጡ የተለዩ ቀኖች ናቸው። እነዚህም እንግዲህ የህዝብ በዓላት የሚባሉና ሃይማኖታዊ የሆኑ በዓላቶች አሉ። በሀገር መንግስት ታውጀው ወይንም ጸድቀው ሀገር ፓርላማ ጸድቀው የሚከበሩ የህዝብ በዓላት ይኖራሉ ማለት ነው። እነዛን በዓላት እንግዲህ የነጻነት በዓል ሊሆኑ ይችላሉ፤ የጦርነት ድል በዓል ሊሆኑ ይችላሉ፤ እንዲሁም ከሆነ ታሪክ ጋር ተያዘው የሚመጡ በዓሎች ይኖራሉ ማለት ነው። ለምሳሌ እንደኔ ሀገር ቢታይ አድዋ በዓል ኢትዮጵያ ያው ድል ያደረገችበት በዓል እና ትልቅ ነጻነት ያኔ ቅኝ ግዛት በነበረበት ጊዜ ራሷን ነጻነት ያወጣችበት ሀገር እንዲሁም በነጮች ላይ የበላይ መሆናቸውን ያሳየችበት ታሪክ እንደመሆኑ መጠን ይህ ታሪክ ሁሌ ይዘከራል ማለት ነው እንደዚህ አይነት በዓላቶች አሉ። ሌላኛው ሃይማኖታዊ በዓል ነው። እንደኔ ቤተሰብ ግን በዋነኝነት የሚከበረው ኢድ አል አልአድሃና ኢድ አልአረፋ በዓል ሁለቱ በዓሎች ናቸው። የጾም ፍችና ረመዳን ወር ካለቀ በኋላ የሚፈጠረው ኤዲያል ፍጥር እና ኤዲያል አዳሃ ወይም የአረፋ በዓል የሚባሉት ሁለቱ በዓሎች በዋናነትና በደማቁ ይከበራሉ ማለት ነው በእኛ ቤተሰብ ውስጥ። የሚከበረው ይሄ ነው። ሌላው ያው እንደ ሀገር ያሉ ካላንደሮች ይከበራሉ። እነዛ ጋር የሚሳተፍ ይኖራል የማይሳተፍም ይኖራል ማለት ነው። ግን በዋናነት የሚከበሩት በዓላት እነዚህ ሁለቱ በዓላቶች ናቸው ማለት ነው። በእኛ ቤተሰብ ውስጥ ልዩ ትኩረት ይሰጣቸዋል። ያው እንግዲህ የጾም ፍቺም ወይንም ኢድ አልፈጥር የሚባለው በዓል ስነ ስርዓት አለ የተለያዩ የምግብ ዝግጅቶች አሉ። ከጎረቤት ጋር የመቀላቀል አብሮ የመብላት አብሮ የመጠጣት አለ ወደ ስግደት በጋራ ተሰብስቦ በቡድን የመሄድ አለ። ይህ ተግባር አለ ማለት ነው እና በጣም ደስ የሚል በዓል ነው። ሌላኛው ኢድ አልአደሃ ወይንም የአረፋ በዓል የሚባለው ነው እሱም የረመዳን ወር ካለቀ ሁለት ወር ከአስር ቀን ከሆነው በኋላ የሚከበረው በዓል ነው ይህም በዓል የስግደት ስነ ስርዓት አለው በቡድን ሆኖ በጣም ብዙ ሰዎች ተሰብስበው የሚሰብሉት የሶላት አይነት አለ ከዛ በኋላ ያው አቅሙ የፈቀደ ሰው ማረድ የሚችል ለማረድ ገንዘብ ያለው ሰው የእርድ ስነ ስርዓት አለ ያው እንግዲህ በእንደዚህ አይነት መልኩ ይከበራል ማለት ነው እና እነዚህ አሁን የጠቀስኳቸው ሁለቱ በዓሎች በአመት የሚመጡ በጉጉት የኛ በተሰብ የሚጠብቃቸው የሚናፍቃቸው እጅግ የላቁና ስርዓት እና ትልቅ ጉጉት የሚደረግላቸው በዓላቶች ናቸው ማለት ነው። እነዚህን ሁለት በዓላቶች በአመት ውስጥ በደማቁ በእኛ በእኛ ቤተሰብ ውስጥ እናከብራለን ማለት ነው።

ወደ ሱቅ ከመሄድ በፊት ዝርዝር ተጽፏል ወይ? ያው እንግዲህ ወደ ሱቅ ከመሄዱ በፊት አንድ ሰው ዝርዝር የእቃዎችን መግዛት የሚፈልገውን አውቆ ነው የሚሄደው ምክንያቱም እዛ ከሄደ በኋላ መምታታት ነው የሚሆነው የሚያስፈልገውን ነገር ትቶ የማያስፈልገውን ነገር እና ወይም ለሱ ወሳኝ ያልሆነን ነገር ገዝቶ ሊመጣ ይችላል ማለት ነው። ስለዚህ ዝርዝሮችን መጽሐፍ ጥሩ ነው አስፈላጊም ነው ብዬ አስባለሁ። እኔ ግን በዋናነት መጀመሪያ አስባለሁ ምን እንደሚያስፈልገኝ መግዛት ያለብኝን ነገር እና ለኔ በጣም አስፈላጊ በዛን ጊዜ በዛን ወቅት ለኔ ይህ ነገር መግዛት አለብኝ ብዬ የመወሰን እችላለሁ ወስኜ እሄዳለሁ። የመጽሐፉ ነገር ግን ብዙም የተለመደ አይደለም ያው አስቤው ነው የሚሄድ ገምቼ መግዛት ያለብኝን ነገር ከራሴ ጋር ተነጋግሬ አውርቼ እሄዳለሁኝ። ከዛ በኋላ ጻፍኩትም አልጻፍኩትም አልረሳውም ማለት እኛ ብዙም ካልሆነ ድረስ። ምናልባት ሰው ካዘዘኝ የሰው ትእዛዝ ከሆነ ልጽፍ። ካዘዙኝ የነሱን ያው እርግጥ ነው ጽፌ ልይዝ እችላለሁ ምክንያቱም የነሱን ልረሰው ስለምችል ማለት ነው። ምን አይነት እንደሆነ የቃው አይነት ብዛት እና መጠን እንዲሁም በቃ የሚፈልጉትን ጥራት አይነት ያው የተለያዩ ስለሚፈልጉት እቃው የተወሰነ መረጃን ጽፌ ሊሄድ እችላለሁ ማለት ነው። ይሄኔ የራሴ የምገዛው ለግሌ የምገዛው ነገር ከሆነ ግን አልጽፈውም። ምክንያቱም አልረሳውም እዛ ከሄድኩ በኋላ ልረሳውም አልችልም እንዴት እረሳዋለሁኝ? ያው ገዝቼ እመጣለሁ ደርሼ የሚያስፈልገኝን ነገር ገዝቼም እመለሳለሁ ማለት ነው።

ማብራት ትወዳለህ ወይ? ሻማ እንግዲህ አንደኛው ብርሃን የሚሰጠን አይነት ነው ማለት ነው። ብርሃን ለማግኘት ብዙ ነገሮችን እንጠቀማለን አንደኛው እጅ ባትሪም እንጠቀማለን ሌላኛው የሞባይል ስልካችንን ልንጠቀም እንችላለን። ሌላኛው ደግሞ ያው ቡታ ጋዝ የሚባል መብራት አለ ያው በአሁኑ ጊዜ እየቀረ ያለ ነገር ይመስለኛል እሱን እንጠቀማለን። ያው ዋናኛው ኤሌክትሪክ ካለ የኤሌክትሪክ ሀይል አምፖል እንጠቀማለን ማለት ነው። ስለዚህ የኤሌክትሪክ ሀይል እንግዲህ አያስተማምንምና በሆነ አጋጣሚ ሊጠፋብን ይችላል እሱን እልም በሚልበት ሰዓት ደግሞ እኛም ጨለማውን ለማስወገድ ስንል ወይ ስልካችንን ልናበራ እንችላለን ቦታ ጋዝ ልንለኩስ እንችላለን። እንደውም ሌላ አማራጮችን የእጅ ባትሪን ልንጠቀም እንችላለን ማለት ነው ከነዛ መካከል አንደኛው ሻማ ነው። ሻማ እንግዲህ እየቀለጠ እንትን የሚል ብርሃን ላይት የሚሰጠን ነው ያው አንዳንድ ሰዎች በባዓላት እንደዚሁም ለሀገር እኔ ልጠቀም የምችለው መብራት ከጠፋ ነው። ያኔ መብራት ከጠፋ ያው እንግዲህ እወደዋለሁ ማለት ነው እንደ አማራጭ ያኔ አበራለሁ እጠቀመዋለሁ ማለት ነው። ምክንያቱም ጨለማውን ለማስወገድ ስል ወድጄ ሳይሆን ተገድጄ እጠቀማለሁ ማለት ነው። መብራት ከሄደ ሌላ አማራጭ የለኝም ሻማዬን እለኩሳለሁ ከሱቄ ገዝቼ በክብሪቴ ጨር አድርጌ እሱን በመለኮስ እጠቀማለሁ በጣም ጥሩ ነው። እሱን መጠቀም እንደ አማራጭ ይያዛል ማለት ነው። ያው ሻማ ማብራት የምወደው መብራት ከጠፋ ብቻ ነው እንጂ ወድጄው አላበራውም ማለት ነው። መብራት ከጠፋ ግን እሱን እጠቀመዋለሁ እንደ አማራጭ ግብአት ይሆነኛል ማለት ነው። እና ይሄን ይመስላል ሻማ የማብራት ሁኔታዬ ማለት ነው

እንድመገብ አለ ያው አብዛኛውን የተለያዩ የመመገቢያ እንትኖች ይኖራሉ። እቃዎች ማለት ነው ያው አንደኛው ሹካወይንም ማንኪያ እንደዛ አይነት እቃዎች ይኖራሉ ማለት ነው። ሌላኛው አማራጭ ያው በእጃችን መመገብ ነው። እኔ ግን አብዛኛውን በእጅ መመገብ እመርጣለሁ ማለት ነው አብዛኛውን የምመገበው በእጅ ነው። ምናልባት ያው እንግዲህ ምግብ የምግባዊነት በእጅ መጠቀም የማይቻል ካልሆነ በስተቀር። በእጅ መጠቀም ወይም በእጅ መመገብ የምችለው ምግብ እስከሆነ ድረስ ሌላ ነገር በሌላ ነገር መጠቀም አልመርጥም ማለት ነው። ያው የእንግዲህ የግል እንትኔ ነው የግል ሀሳቤ ነው። የግል ምርጫዬ ነው ማለት ነው። ያው አንዳንድ ሰዎች በማንኪያ ሊጠቀሙ ይችላሉ። አንዳንዶች በሹካ ያው የተለያየ ምግብ ለምሳሌ እንዲህ ፓስት አይነት ሲበሉ። ወይንም ሩዝም በመንኪያ የሚበሉ ሰዎች አሉ። ለምሳሌ የእኔም ጓደኛ አለ። አንድ ጓደኛ አለ። ሩዝ አሁን እሱ በማንኪያ ነው የሚበላው። አይነካም በእጁ ያው እንግዲህ በማንኪያ ነው የሚበላው ማለት ነው። እኔ ግን አብዛኛውን ጊዜ በእጅ መመገብን እመርጣለሁ። ያው እንግዲህ የሰጠኝን ፈጣሪ እያመሰገንኩ በእጅ መመገብ ለኔ ብዙ ጊዜ ተመራጭ ነው ማለት ነው። አብዛኛውን ያው በእጄ ነው የምመገበው ማለት ነው

እሳት ማንደድ ትችላለህ? አዎ በጣም ማንደድ ትችላለህ እንጂ ያው እሳትን ማንደድ የተለያዩ ማቴሪያሎችን ትጠቀማለህ። ችግር የለውም ብዙ ነገሮችን ትጠቀማለህ ክብሪት ትጠቀማለህ ጭድ ወይንም ሳር ነገር ገለባ ነገር የሚያቀጣጥል ነገር ማለት ነው እሱን ትጠቀማለህ። ላይተር የሚባል አለ ላይተር ትጠቀማለህ እሱን በመጠቀም ታነዳለህ የሚነደው ነገር ደግሞ የሆነ እሳቱ የሚበላው ነገር ያስፈልጋል ወደ አመድነት ወደ ፍምነት የሚቀይረው ነገር ያስፈልገዋል ማለት ነው። ያው እንግዲህ ለምሳሌ የሆነ ማሽን ስታንቀሳቅስ ነዳጅ ይፈልጋል ነዳጅ ነው የሚነደው ማለት ነው። ስለዚህ እሳትም ደግሞ የሆነ የሚበራው ነገር የሆነ ግብአት ነገር ማቅረብ ያስፈልጋል። ያ ግብአት ነገር ደግሞ እንጨት ጨራሮ ነገሮች ሊሆን ይችላል ጋዝ ሊሆን ይችላል። በተለይ ጋዝ አርከፍክፈህ እሳት ማንደድ እሱ በጣም ቀላል ነገር ነው ማለት ነው። ጋዝ ካርከፈከፍክበት ከሰል በቀላሉ ነው ማንደድ የምትችለው ቦግ ብሎ ነው የሚያያዝልህ ማለት ነው። እና ደረቅ የሆነው ጭራሮ ትላለህ ማለት ነው። እና እሳት ማንደድ በጣም ቀላል ነገር ነው። እንደዛ በእንደዚህ መልኩ አነዳለሁ ማለት ነው። ያው ለምን ማንደድ አስፈልገ ከተባለ ብዙ ምክንያቶች ይኖራሉ። አንደኛ ቅዝቃዜ በሚሆንበት ሰዓት ሙቀትን ለመጨመር ማለት ነው። ቅዝቃዜ ከሆነ ሙቀትን ለማምጣት ስትል ያንን ሙቀትን ለመፍጠር ግዴታ እሳት ታነዳለህ ማለት ነው። ሌላኛው ምግብ ለማብሰል ለምግብ ማብሰያ በገጠሩ ክፍል በጣም የተለመደና ለምግብ ማብሰያነት በዋናነት የምንጠቀመው የሀይል አይነት ስለሆነ ማለት ነው። ለምግብ ማብሰያ እንትን እንላለን እናነዳለን ማለት ነው። ሌላኛው ያው እንግዲህ ፍም እንዲሰራ ለብረታ ብረት ስራ ማለት ነው በማህበሩ ማነው በገጠሩ አካባቢ ቀጥቃጮች የሚባሉ አሉ የብረት ሰራተኞች ማለት ነው። ያንን ብረታቸውን ለማቅለጥ እሳት ማንደድ አለባቸው ፍም መፍጠር አለባቸው ከሰል በማድረግ ማለት ነው። ያው ከሰሉ የእንጨት ፍም በማድረግ ያን በመጠቀም ለብረት ስራቸውን እንደፈልጉ ብረቱን አቅልጠው ለመቀጥቀጥ ማለት ነው አግለው በደንብ እንዲግልና እንደፈለጉ እንዲታዘዛቸው ሲባል ያነዳሉ ማለት ነው። ያው ለነዚህ በነዚህ ምክንያቶች እሳት ታነዳለህ ያው እኔም ከኋላ በተጠቀሱት መንገዶች በክብሪት ጋዝ በማድረግ በላይተር እና የተለያዩ ጭዶችን ወይንም ገለባዎችን በመጠቀም እሳት ማንደድ ይችላሉ ማለት ነው።

ስማርት ፎን ትጠቀማለህ ወይ? አዎን ስማርት ፎን እጠቀማለሁ በአሁኑ ሰዓት ያው ስማርት ፎን መጠቀም ስራችንን ህይወታችንን እንዲሁም ብዙ ነገራችንን እያቀለለልን ይገኛል ስማርት ፎን ያው ዘመኑ ካመጣቸው እጅግ በጣም ለሰው ልጅ ጠቃሚ ከሆኑ ቴክኖሎጂዎች ውስጥ አንዱ ነው ብዬ አስባለሁኝ። ስማርትፎን በጣም ብዙ ጠቃሚ ነገሮች አሉት። ስማርት ፎን በቀላሉ ስልክ መደዋወል ትችላለህ በተለይ መስመር ላይ ከሀገር ውጭ ከባህር ማዶ ያለ ወዳጅ ዘመድ ጓደኛ ቤተሰብ ማግኘት ትችላለህ ማለት ነው። ስማርት ፎንን በመጠቀም በኢንተርኔት አማካኝነት ማግኘት ትችላለህ ማለት ነው። እና ስማርት ፎን ለተለያዩ ነገሮች ጥቅም ይውላል ማለት ነው ስራ እንድትሰራበት ትችላለህ። መስመር ላይ ብዙ ነገሮች ትሰራበታለህ ለትምህርት ትማርበት ብዙ ትምህርቶች ይኖራሉ የተለያዩ ማህበራዊ ሜዳዎችን በመጠቀም መስመር ላይ ልትማርበት ትችላለህ ለምሳሌ ዩቲዩብ ላይ የተለያዩ ተንቀሳቃሽ ምስሎችን በማየት በሱ በስማርት ፎን ማየት ትችላለህ ከዛ ብዙ ትምህርቶችን መውሰድ ትችላለህ ማለት ነው። ነገር ግን ስማርት ፎን ከለለ ያንን ነገር ማድረግ አትችልም ዩቲዩብ መከታተል አትችልም ማለት ነው። በበተን ስልክ ወይንም ትንሽ ስልክ ብትይዝ ስማርት ፎን ካልሆነ ዩቲዩብ ጭራሹንም አያሳይህም ማለት ነው። ስለዚህ ስማርት ፎን አንዱ ጠቃሚ ነው ማለት ነው። ቴሌግራም ላይ ብትገባ የተለያዩ ዜናዎችን መረጃዎችን የተለያዩ ነገሮችን ታገኝበታለህ ጉግል ሰርች አድርግህ ብዙ ነገር ትማርበታለህ አዳዲስ ነገሮችን ታይበታለህ እና ስማርት ፎን በጣም ብዙ ጠቀሜታዎች አሉት። በአሁኑ ጊዜ ሰው ልጅ ህይወት ውስብስብ የሆነች አለምን ቀላል እያደረጉልን ይገኛሉ በዛውም ልክ ደግሞ ጥቅሞች አሉት ሲባል ጉዳቶች የሉትም ማለት አይደለም። በዛውም ልክ ጉዳቶች ይኖሩታል እነዛን ጉዳቶች ተመጣጣኝ አድርጎ ቁጥጥር አድርጎ ጥቅሞቹ ላይ ትኩረት በማድረግ ጉዳቶችን መቀነስ ይቻላል። ለምሳሌ ብዙ ጊዜ የምንጠቀም ከሆነ አይናችን ላይ ጉዳት ሊያመጣ ይችላል ማለት ነው። ሌንስ ሊጎዳ ይችላል ማለት ነው። ብዙ ከመጠቀማችን የተነሳ እንደውም ደግሞ አንዳንድ በማህበራዊ ሚዲያ የሚተላለፉ የጥላቻ እና የዘረኝነት ነገሮች ስላሉ እነዛ ነገሮችን መጠንቀቅ ያስፈልጋል ማለት ነው። አንዳንድ ዜናዎች ደግሞ አሉ ፖለቲካ ብቻ የሚወራባቸው ከሊ ሀገር ከሊይት ሀገር ልትወር ነው እከሌ መንግስት ጋር ከሌ መንግስት ጋር እንዲህ እኮ ነው እንደሆነ እያሉ ብዙ የሰው ልጅ ህይወት ሊረብሹ የሚችሉና የሰው ልጅ እንዲጨነቅ የሚያደርጉ መረጃዎች ሊሰራጩ ይችላሉ። በስማርት ፎን አማካኝነት እነዚህ መረጃዎች ሊገኙ ስለሚችሉ ከእነዛ መረጃዎች እና መጠንቀቅ ያስፈልጋል ማለት ነው። ምክንያቱም ይህ ነገር በጣም ሊጎዳ ስለሚችል ማለት ነው። ይሄን ነገር እስካልተጠነቀቅነው ድረስ በእኛ ላይ ትልቅ ተጽዕኖ ያሳድርብናል ማለት ነው። ስራችንም በአግባቡም እንዳንሰራ ኢንቨስት እንዳናደርግ ንግዳችንን በአግባቡ እንዳንነግድ ወደፊት መጥፎ ነገር ሊከሰት ይችላል ጦርነት ሊነሳ ይችላል ረሃብ ሊመጣ ይችላል በሚል ስጋት በሚል መጥፎና ተገቢ ያልሆነ ዜና ሊረብሽን ስለሚችል ከእነዚህ ዜናዎች መጠንቀቅ ያስፈልጋል። እነዚህን ነገሮች ቁጥጥር አድርገህና ተመጣጣኝ አድርገህ መጠቀም እስከቻልክ ድረስ ስማርት ፎን በጣም ጠቃሚ ነው። ስማርት ፎን ህይወትህን ቀላል ያደርግልሃል ስማርት ፎን ብዙ ነገሮችን እንድትማር ያደርግሃል ስማርት ፎን ብዙ ስራዎችን እንድሰራ ያስችላል ማለት ነውና ብዙ ጥቅሞች አሉት። ያው እኔም ስማር ፎን ተጠቃሚ ነኝ ማለት ነው

ያው አልፎ አልፎ ቀልድ መናገር እወዳለሁ። ያው በርግጥ ቀልድ የሚያስፈልግባቸው ቦታዎች ይኖራሉ። ከቤተሰብ ጋር ወይንም ከጓደኞቼ ጋር ከሆንኩ ሰውን በማያስቀይም መልኩ፤ የሰውን ማንነት በማይጎዳ መልኩ፤ ስድብ አዘል እንዳይሆን በመጠንቀቅ ቀልድ መናገር ቀልዶችን በጨዋታ መካከል በወሬ መካከል ጣል እያደረጉ ጨዋታን ማጣፈጥ ወይንም ሀሳብን መግለጽ ይቻላል ማለት ነው። እና ቀልድ መናገር ብዙም መጥፎነት ነገር የለውም ማለት ነው። ሰውን እስካላንቋሸሸ ድረስ ወይንም በሰው ላይ እስካልተሳለቀ ድረስ መቀለድ ይቻላል። በምሳሌ ነገር ማስረዳት ሰዎችንን ማዝናናት መቀለድ መጫወት ይቻላል ማለት ነው እና እኔም አልፎ አልፎ ቀልድ እንዳገራለሁ ግን ቀልድ የምናገረው ዝም ብዬ ዝም ብሎ ለጨዋታ ብቻ ሳይሆን በቀልድ መሀከል የሆነ መልእክት መልእክት ተናግሬ የሆነ መልእክትን ታስተላልፍበታለህ። በዛ ትልቅ ቁም ነገርን ሰዎችን ታስተምርበታለህ። ታዝናናቸዋለህም በዛውም ማነው ታስተምራቸዋለህም ማለት ነው በቃ። ይሄንን ማድረግ ትችላለህ። ደስ የሚለው ነገር ይህ ነው ቀልድ። ቀልድ ነው ግን ትልቅ ቁም ነገር፣ ትልቅ ትምህርት፣ ጠቃሚ የሆነ መልእክትን ትልቅ ቁም ነገር አዘል የሆነ መልእክትን ታስተላልፍበታለህ በዛ ቀልድ ውስጥ ማለት ነው። ለዚህ ነው ቀልድ የሚጠቅም እንጂ ለመበሻሸቅ፣ ለተረባ፣ ለስድብ፣ ሰዎችን ለማስቀየም፣ ሰዎችን ዝቅ ለማድረግ፣ ራስን ከፍ ለማድረግ ለዚህ ለዚህ ነገር ከሆነ አያስፈልግም ጥሩ አይመጣም ብዬ አስባለሁኝ። ግን ሰዎችን ለማስተማር፤ መልእክት ለማስተላለፍ፤ ትልቅ ቁም ነገር ትልቅ ቁም ነገር አዘል በዛ ቀልድ ውስጥ ጠቅልለህ ለማስገባት ያው አንዳንድ ሰዎች ቫይረስን ጠቅልለው ወደ ኮምፒውተር እንደሚልኩት ትልቅ የሆነ መልእክትን በዛ ቀልድ ውስጥ ጠቅልለህ ታስተላልፈዋለህ ያ ሰው ይሰማዋል ይማርበታል ማለት ነው የቀልድ ጥቅሙ ይህ ነው እንጂ እንደው ዝም ብሎ ለአሉባልታ ለመሳቅ ብቻ ዝም ብሎ ድድን ለማስጣት ብቻ መሆን የለበትም። ቀልድ ለመማሪያ መሆን አለበት። በዛ ቀልድ ውስጥ ትልቅ ቁም ነገር መተላለፍ አለበት። ብዬ አስባለሁ እና እኔም አልፎ አልፎ ቀልድ መናገር እወዳለሁ ማለት ነው።

እሺ ምን አይነት የሙቀት መጠን ትመርጣለህ? ነው የሚለው ያው የሙቀት መጠኖች ወደ አምስት አካባቢ አይነት የሙቀት መጠኖች አሉ። በረሃ ቆላ ወይና ደጋ ደጋና ውርጭ የሚባሉ የሙቀት አይነቶች አሉ። በረሃ የሚባለው ያው እንደሚታወቀው በጣም ሞቃታማ የአየር ንብረት ያለበት ነው እጅግ በጣም ሞቃት ማለት ነው። ቆላ የሚባለው ደግሞ ከበረሀ አንፃር ትንሽ ሻል የሚል ግን እሱ ሞቃተማ የሚባል የሙቀት መጠን ያለው ነው በጣም ሞቃት ነው ማለት ይቻላል። እሱም ሌላኛው ወይናደጋ ነው። ወይናደጋ የሚባለው ተመጣጣኝ ሙቀት ያለበት ነው። ይህ ጥሩ የአየር ንብረት የሚባል ደረጃ ነው ማለት ነው የሙቀት መጠኑ ተመጣጣኝ ነው ማለት ነው ያን ያክል ብዙም በረሃም አይደለም። ተስማሚ የሚባል ይመስለኛል ይሄኛው ወይናደጋ የሚባለው ማለት ነው። ደጋ የሚባለው ደግሞ ያው እንግዲህ በብርድ የሚታወቅ ነው ቅዝቃዜ እና ብርድ የሚፈራረቁበት ነው ዝናብም በብዛት ሊያገኝ የሚችል ነው። ያው እንግዲህ ከባህር ጠለል በላይ ያለው ከፍታም ከሁለት ሺህ አምስት መቶ በላይ ሊሆን ይችላል ማለት ነው። ሌላኛውና የመጨረሻው ውርጭ የሚባለው የሙቀት መጠን ነው። ያው እንግዲህ ይሄ የሙቀት መጠን በጣም አስቸጋሪ የሆኑ ለሰው ልጆች ለኑሮ ማለት ነው። ከቅዝቃዜው የተነሳ እና ቅዝቃዜው የሰው ልጆችን ለኑሮ በጣም ምቹ እንዳይሆንና ተመጣጣኝ ሆነ ሙቀት እንዲያደርጉ ያደርጋቸዋል ይሄ ደግሞ በዚህ አካባቢ ኑሮን ለመግፋት እጅግ በጣም አደጋችን እና እጅግ በጣም ከባድ ያደርገዋል ማለት ነው። ለዚም ሲባል የሰው ልጆች በዚህ አካባቢ ለመኖር ይፈራሉ ማለት ነው። ወይንም ለመኖር ማለት ነው። እና ከእነዚህ ውስጥ ለኔ ተመራጭ የሚሆነው ወይናደጋ ላይ ያለው የሙቀት መጠን ነው። ብዙም ሞቃትም ብዙም በረሃም የሚያቃጥል ሙቀትም ሳይሆን እንዲሁም ደግሞ ብርድም ሳይሆን በተመጣጣኝ የሆነ ቦታ ማለት ነው። ተመጣጣኝ ሙቀት አይነት ያለበት አካባቢ ወይንም የአየር ንብረት እንደዚህ አይነት የአየር ንብረት ያለበት አካባቢን እመርጣለሁ ማለት ነው። ብዙ ሙቅም ሳይሆን በጣም ቅዝቃዜም ሳይሆን ማለት ነው በመካከል ላይ ያለ ተመጣጣኝ የሆነ የመውቀት መጠንን እመርጣለሁ

ዳቦ ማብሰል ትችላለህ? እውነት ለመናገር ምግብ መስራት ላይ ብዙም አይደለሁም ምግብ መስራት ብዙም አላውቅም ማለት ነው ያው ብዙም አልችልም ማለት ነው ግን ቀላል ነው ከባድ አይደለም ግን ብዙም እኔ እንደዚህ አይነት ቦታ ላይ ልምዱ የለኝም ማለት ነው ያው ቀላል ከመሆኑ አንፃር ልምድ ያስፈልጋል እና ምግብ ደግሞ በስነ ስርዓት መብሰል አለበት በስነ ስርዓት መዘጋጀት እና በስነ ስርዓት መሰራት አለበት ምክንያቱም ለሰው ልጅ ጤንነት አስፈላጊ ስለሆነ ማለት ነው እና የሰው ልጅ ደግሞ ለጤንነቱ አስፈላጊ የሆነውን ነገር በጥንቃቄ መሰራት አለበት ማለት ነው በጥንቃቄ መብሰል አለበት በጥንቃቄ መዘጋጀት አለበት ለዛ ሲባል ማንኛውም ሰው ሊሰራው አይችልም ማለት ነው ያው ከዚህ ውጭ ያሉ አንዳንድ ነገሮችን ወጥ መስራት ሽሮ ለምሳሌ ሽሮ መስራት እንደነዚህ አይነት ነገሮች ይቀሉኛል ይሻሉኛል ማለት ነው ዳቦ ግን አብስዬም አላውቅም ስለማላውቅ እሱን ማብሰል አልችልም ማለት ነው እንደ አጠቃላይ ምግብ ማብሰል ላይ ብዙም አይደለሁም ብዙም ይጨንቀኛል ምግብ ማብሰል የተለመደ አይደለም ለኔ ያው እንግዲህ ወደፊት ግዴታ ሊሆንብኝ ይችላል ያው ዳቦ ማብሰል ግን አልችልም

ማታ ከስራ በኋላ ምን ታደርጋለህ? ያው ማታ ከስራ በኋላ የተለያዩ ነገሮችን ላደርግ እችላለሁ። መጽሐፍ ላነብ እችላለሁ። ቲቪ ላይ እችላለሁ እንደውም ኳስ ካለ የሆነ ደስ የሚል ፕሮግራም ካለ እሱን ልከታተል እችላለሁ ማለት ነው። ከስራ በኋላ እንደዚሁም ቤት ላይ ወይንም ቤት ውስጥ የሚታገዝ ስራ ካለ እሱን አግዛለሁ እኚህ ማለት ነው። ያው መሰራት ያለበት ነገር ካለ ያንን ለማድረግ ዝግጁ እሆናለሁ ከዛ በተረፈ ያው እረፍት ማድረግ ነው ማለት ነው። ለቀጣይ ቀን ስራ እረፍት አድርጎ ራስን ማዘጋጀት እሱን አደርጋለሁ ማለት ነው። ያው በዋናነት እረፍት ማድረግ ነው የምፈልገው ማለት ነው። ከስራ በኋላ ማታ ይህን ይመስላል

መተግበሪያዎችን ታወርዳለህ አዎ መተግበሪያዎችን አወርዳለሁ የተለያዩ መተግበሪያዎች ይኖራሉ የተለያየ ጥቅም ያላቸው መተግበሪያዎች ይኖራሉ ማለት ነው። እና እነሱን በማውረድ እጠቀማለሁኝ ማለት ነው። ለምሳሌ ተንቀሳቃሽ ምስል የሚያሳዩ ቪዲዮ ተንቀሳቃሽ ምስል የሚያሳዩ መተግበሪያዎች ይኖራሉ። መልእክት ለመላላክ የሚጠቅሙ በመተግበሪያዎች ይኖራሉ አንዳንድ መተግበሪያዎች ደግሞ ለመደዋወል በሩቅ እና ሩቅ ቦታ ለምሳሌ ከባህር ማዶ ማለት ነው ከአንድ ሀገር ውጭ ከሀገር ውጭ እና ከሀገር ውስጥ ያለ ያው በተመሳሳይ ሲም ካርድ ስለማይሆን በቀላሉ መደወል አይቻልም ማለት ነው። የተለያየ ሲም ወይንም አንድ ሀገር እና ሌላ ሀገር የሁለት ሀገር ሲም ካርዶች ከሆኑ ኮስታቸው ዋጋቸው በጣም ውድ ስለሚሆን ቀጥታ ለመደወል እነዚህ አይነት አፖች አሉ አንዳንዶች የትምህርታዊ አዘል የሆኑ ለምሳሌ ቋንቋን የሚተረጉሙ አፖች አሉ። አንዳንድ ወይም ደግሞ የተለያዩ መጽሐፍትን የያዙ አፖች ይኖራሉ ማለት ነው። መተግበሪያዎች ይኖራሉ ማለት ነው እና የተለያዩ መተግበሪያዎችን አወርደያለሁ ለምሳሌ እንዴ ቴሌግራም ያሉ ዩቲዩብ ፌስቡክ ቲክቶክ እንዲሁም ኢንስታግራም ትዊተር ያሉ መተግበሪያዎችን አወርዳለሁ ማለት ነው። ከዛም በተጨማሪ ብዙ አይነት መጽሐፍቶችን የያዙ መተግበሪያዎች ይኖራሉ። ቋንቋ የሚተረጉሙ ይኖራሉ እንደ ጄሚኒ ያሉ ደግሞ ማንኛውም ነገር ሰርች የምናደርግባቸው እንዴ ዲፕሲክ አይነት ያሉ ማለት ነው። እና ብዙ አይነት በተግባሪዎች አሉ የተለያየ ጥቅም ያላቸው ብዙ ነገር ለእኛ ሊሰጡን የሚችሉ አፖች አሉ ማለት ነው። ከእነዚህ አፖች ውስጥም እኔ የሚጠቅመኝን የምፈልገውን በማውረድ እጠቀም ያው ማንኛውም ሰው እንደ ሚያደርገው ሁሉም ማፕ ሲዘጋጅ ዴቨሎፕ ሲደረግ ሁሉም መተግበሪያ ያንን መተግበሪያ ዴቨሎፕ ያደረገው ሰውዬ ጥቅም አለው እና ለሆነ ጥቅም ነውና ያ ለኔ እስከጠቀመኝ ድረስ መተግበሪያዎችን በማውረድ እጠቀማለሁ ማለት ነው። ለራሴ ጥቅም አውላለሁ ማለት ነው። እነዛ እንግዲህ የኔን ህይወት የሚያቃሉ ሊሆኑ ይችላሉ የኔን ህይወት ሊያሻሽሉ የኔን የእውቀት ደረጃ ሊያሻሽሉ የሚችሉ ሊሆኑ ይችላሉ። በቀላሉ ተደራሽ እኔ ወዳጅ ዘመዶችን ከባህር ማዶ ያሉ ሊያገናኙኝ ይችላሉ። የተለያዩ ስራዎችን ልሰራባቸው እችላለሁ ይሄ ሁላ ጥቅም ይኖራችዋል ማለት ነው። ለዛ ሲባል የተለያዩ መተግበሪያዎችን አወርደለሁ ማለት ነው

በገበያ ዋጋ መደራደር ትችላለህ? ይመጣም ጥሩ ጥያቄ ነው። ገበያ ሲባል እንግዲህ ሁለት ሰዎችን የሚያገናኘነው ሁለት ሰዎች ማለት ሻጭ አለ እንዲሁም ደግሞ በሌላ በኩል ገዢ አለ ማለት ነው ሻጭ የሚሸጠውን የቃይነት ይዞ ይመጣል። የሚሸጠውን እቃ በሚፈልገው ዋጋ መሸጥ ይፈልጋል በጥሩ ዋጋ መሸጥ ይፈልጋል ማለት ነው። ገዢ ደግሞ የሚፈልገውን እቃ ለመግዛት ይመጣል ያንን የሚፈልገውን እቃ ደግሞ በቅናሽ ዋጋ ኪሱን በማይወጋ በማይጎዳ ዋጋ መግዛት ይፈልጋል ማለት ነው። ለዛም ሲባል እንግዲህ በሁለቱ መካከል ድርድር ይኖራል ማለት ነው። ሻጭ የሆነን ዋጋ የሆነን ቁጥር ይጠራል ገዥ ደግሞ የሆነን ቁጥር ይጠራል ማለት ነው። ስለዚህ በሁለቱ መካከል ያለው ድርድር። ሁለቱ ሻጭም ለመሸጥ በተስማማበት ዋጋ ይኖራል የሄዋን ዋጋ ይፈልጋል የሚሸጥበትን ገዢም ደግሞ የሆነ ያክል ለዛ ለሚፈልገው ማለት ነው። ስለዚህ ድርድር ማለት ይህ በሁለቱ መካከል የሚካሄደው ንግግርና ስምምነት ነው ማለት ነው። ስለዚህ እኔም በገበያ ማዕከል ይህንን ለማድረግ እሞክራለሁ ማለት ነው። ምክንያቱም የሚፈልገው እቃ አለ እቃውን ስለፈለኩት ብቻ እሱ እንደፈለገ ወይንም ሻጩ ባለበት ልገዛው አልችልም። ምክንያቱም ኪሴን ሊጎዳኝ ይችላል ማለት ነው። ከአቅም በላይ የሆነ ውጭ አላወጣም ምንም እቃውን የምፈልገው ለዛ ሲባል ደግሞ ከዛ ሰውዬ ጋር እደራደራለሁኝ ማለት ነው። ተደራድረን ከተግባባን እገዛዋለሁ ካልተግባባን ደግሞ እቃውን ትቸለት ሌላ አመራጭ እሄዳለሁ ማለት ነው። እና ያው በገበያ ላይ እደራደራለሁ ማለት ነው። መደራደር እችላለሁ ማለት ነው